ልብሶች በስርዓት የተቀመጡ ናቸው የምለው ጥያቄ ስለ ንጽህና ስርዓትና የእለት ተእለት ህይወትን በጣም አስፈላጊ ነው። እኔ ልብሶችን በአብዛኛው በስርዓት እንዲቀመጡ እጥራለሁ። የስራ ልብስ የቤት ልብስ እና የልዩ አጋጣሚ ልብሶችን ለየት እያረኩ እያስቀመጥኩ ነው። ልብሶች በስርዓት ሲቀመጡ ፈልጎ ማግኘት ይቀላል ጊዜንም ይቆጥባል። እንዲሁም ልብሶች ከመጠን በላይ እንዳይ እንዳይጣበቁና እንዳይጎዱ ይረድ። ስርዓት ያለው የልብስ አቀማመጥ ንጽህናን እና ይጠብቃል እና የቤት አካባቢን ያሳድጋል። ስለዚህ ልብሶችን በስርዓት መያዝ የተሻለ ኑሮን እና የተደረገ እለታዊ ህይወት ለመኖር ይረዳል።